ሜይ ይላል ሜይ ማለት ከወር ውስጥ አንድ ያለው ወር ስለሆነ ሁሉም ሰው ሜይ ውስጥ የተለያዩ ስራዎችን ይሰራበታል ማለት ነው። ስለዚህ ሜይ ለሁሉም የሚመች ወር ነው ስለዚህ የተለያየ ስራዎችን የምንሰራበት ስራ ስለሆነ ሁሉም ሰው ቢሰራና ቢተባበር ጥሩ ነው ብዬ አስባለሁ። እንደኔ ሜይ ላይ አብዛኛው ጊዜ ሁሉም ሰው የራሱ የሆነ ስራ አለው የራሱ የሆነ ስራ ሁል ጊዜ ሰው ልጅ የሚሰሩባቸው ስራዎች ናቸው። ስለዚህ እኔም ቢሆን እንደዛው የምሰራበት የራሴ የሆነ ስራ ጊዜ ነው ማለት ነው። ስለዚህ ሁሉም ሰው ሜይ ላይ የተለያየ የራሱን ስራ መስራት አለበት ብዬ አስባለሁ። ስለዚህ እዚህ ላይ ሁሉም ሰው ቢሰራና የራሱን ቢያስተዳድር ለምሳሌ እቅዱ አዲስ ስራ መክፈት ከሆነ ለአዲስ ስራ የሚሆኑትን ስራዎችን ፈላልጎ ማምጣት ነው ማለት ነው። ስራው ስለዚህ እንደዚህ አይነት ስራዎች ላይ ሁሉም ሰው ቢሰጠፍ እና ቢሰራ ጥሩ ነው ብዬ እንደ እኔ እንደ እኔ አስባለሁ

ዶሮ ይላል ዶሮ ከቤት ትንስሳዎች አንዷ ናት ለሰው ልጅ በጣም ጠቃሚ የሆነ እንስሳ ይሄም ጥቅም እምሰጥ እንቁላል በመጣል እንቁላሉን ደግሞ በስጋ ምርትነት እየበላን እና ወይም እሽታን ገቢ ምንጭ በማድረግ አብዛኛው ጊዜ ዶሮ ዘርፈ ብዙ የሆነ ጥቅም ይሰጠናል ማለት ነው። ሌላኛው ደግሞ ቤት ላይ በስጋ ምርትነት ትጠቅመናለች ማለት ነው። ዶሮ ስጋ ለምሳሌ ዶሮ ወጥ የኢትዮጵያ ባህላዊ ምግብ ተብሎ የሚመገብ የምንመገበው ምግብ አይነት ሲሆን። ይሄ ዶሮ ወጥ ደግሞ የተለያዩ እንትን አለበት እና ስለዚህ ዶሮ ዘርፈ ብዙ የሆነ ጥቅም ነው። ያላት አንድ ምግብነት ሁለተኛ ደግሞ በእርባታ አድርገን እንደ ገቢ ምንጭ እንደ አንድ የስራ ዘርፍ አድርገን ዶሮ እያረባን በመሸጥ የተለያዩ ገንዘቦችን መስራት እንችላለን ማለት ነው። ስለዚህ ዶሮ ዘርፈ ብዙ ጥቅም ነው ያለው። ስንል ለምሳሌ ወጣቶች ዛሬ ዛሬ ዶሮዎችን በማርባት የራሳቸውን የስራ ዘርፍ ከፍተው እየሰሩ እንደሚገኙ ብዙ ጊዜ ይታወቃል። እና ስለዚህ የዶሮ ምርት ብዙ ጊዜ ሀገራችን ላይ በጣም በሰፊው አሁን ሁሉም ሰው እየሰራበት ያለው ምርት ስለሆነ ሁሉም ሰው እንዲህ አይነት ስራ በመስራት ራሱን ገቢ ሊያገኝ ይችላል። ራሱን ለምግብነት መቻል ይችላል። ሌላኛው ደግሞ የተለያዩ ስራዎችን በመስራት ራሱን ሊችል ይችላል ማለት ነው። ስለዚህ

ጣሪያ ይላል ጣሪያ የብዙ ጣሪያ አለ ለምሳሌ ጣሪያ ስንል ቤት ሰርተን ከቤታችን ላይ ላይ የምናደርገው ማለት ነው። አብዛኛው ጊዜ ማደግ ላይ ያሉ አገራት አብዛኛው ጊዜ ጣሪያ ላይ የሚያደርጉት ቆርቆሮ ነው ማለት ነው። ሌላ ደግሞ ሻል ሻል ያሉ አሉ ከእነዚህ ሻክላ የሚያደርጉ አሉ። ሁሉም ጥቅሙ እንግዲህ ተመሳሳይ ነው። ቆርቆሮም አረገን ሸክላም አረግን ዝናብ ሳር ቤትም አረግን ሁሉም ጥቅሙ መጠለያ ነው። ሰው ልጅ ለመኖር መጠለያ ያስፈልገዋል። ለምሳሌ ቤት ውሃ ልብስና ምግብ የመሳሰሉት ስለዚህ ከእነሱ አንዱ ቤት ነው። ያው ቤቱን አሁን ደግሞ ከምን ከምን እንደሚሰራ እናያለን ማለት ነው። ቤት መጀመሪያ ትቃቅን እንጨቶች ላይ ይሰራል። ማለት ቤቶች አብዛኛው የሚሰሩ እንጨት ላይ ነው እንጨት አስፈላጊ ነው። ከሁሉም ከዛ ሲሚንቶ ወይም ብሎኬት ያስፈልገዋል። ከዛ ጣሪያ የምንለው ደግሞ ቆርቆሮ ላይ ይደረጋል። የተለያዩ ሸክሎዎችን እናደርጋለን ማለት ነው። ስለዚህ ሁሉም እንደየአቅሙና እንደቤቱ ያደርገዋል ማለት ነው። ሁሉም ሰው እንደአቅሙ ነው። ስለዚህ የሚኖረው እና የሚያደርገው ስለዚህ ሁሉም ሰው ይሄን ጣሪያ ሚለውን የምንጠቀመው አብዛኛው ፀሀይ መከላከያ ዝናብ መከላከያ እና ወርጭ ወይም የመሳሰሉትን የምንከላከልበት ነው። ስለዚህ ለሰው ልጅ በጣም ጠቃሚና አስፈላጊው ቤት መኖሩን ነው። ስለዚህ ሁሉም ሰው ቤት እንዲኖረው ይፈለጋል። ምክንያቱም ቤት ሲኖር ቤት ያለው ሰው ከኪራይ ያመጣል ብዙ ብር ውጪ አይወጣም። ወራሃዊ ወጪም ብዙም አይደለም ማለት ነው። ስለዚህ ቤት ያለው ሁሉ ቢካራይና እንትን ቢል ጥሩ ነው ብዬ እንደኔ አስባለሁ። ስለዚህ ሁሉም ሰው ቤት እንዲኖረው ያው ጣሪያ ደግሞ ከተለያዩ ነገሮች መስራት ይችላል። ለምሳሌ እንደ አቅሙ ቆርቆሮ ማድረግ ይችላል ማለት ነው። ሁሉም ሰው ቅርቆሮ ስለሚሰራ ቆርቆሮ አሪፍ ነገር ነው

ሪፖርት እንላለን፣ ሪፖርት ብዙ አይነት ሪፖርቶች አሉ። የሰራ ሪፖርቶች፣ የሰራ ሪፖርቶች ለምሳሌ የአንዳንዱን ስራ ዘርፍ እያየን ይሄዳል ማለት ነው። ለምሳሌ ተማሪዎች ወይም የትምህርት ቤት ላይ ሪፖርት አለ። ሪፖርት ማለት በአመቱ ውስጥ ምን ያህል ተማሪ ተመዘገበ ተብሎ መስካረም ላይ ሴት፣ ጾታ፣ አድሜያና የክላስ ደረጃን ወደ ትምህርት ሚኒስቴር ይላካል ማለት ነው። ይሄ አንድ ሪፖርት ነው። ምክንያቱም አመት ውስጥ ምን ያህል ተማሪ አንድ ትምህርት ቤት ላይ እንደተመዘገበና ይሄን ለማወቅ የተለያዩ መጽሐፍ ድልድልም ሆነ የተለያዩ ወንበሮችን ለመስገባት የተለያዩ ብር ወይም ብር በጀት እንዲበጀትላቸው ከተፈለገ ይሄን ሪፖርት አድርጎ ወደ ትምህርት ሚኒስቴር ይላካል ማለት ነው። ሁለተኛው ደግሞ አንደኛ ሳይ ሚስተር ከጨረስን በኋላ ምን ያህል ተማሪ አለፈ? የትኛው ክላስ፣ ክላስ ደረጃ እና የተማሪ ውጤት፣ እንዲሁም በየ ወንድ ሴት የሚለውን ሪፖርት ይደረጋል ማለት ነው። ሁለተኛው ደረጃ ደግሞ የምናይ ደግሞ ትምህርት ቤት ላይ በአመቱ ውስጥ ምን ያህል ተማሪ ቀጥሏል? ምን ያህል ተማሪ አቋረጠ? ምን ያህል ጾታ፣ ምን ያህል ወንድ፣ ምን ያህል ሴት አቋረጠ? ወይም ቀጥሏል? የሚለውን ደግሞ ሪፖርት እናደርጋለን። ሌላው ደግሞ ለጤና ዛርፍ ላይ ደግሞ ጤና ዘርፍ ላይ ለምሳሌ በአመት ውስጥ ምን ያህል ሰው ታመመ? ህፃን? ሽማግሌ? ወጣቶች? እያልን በጾታ ደግሞ ሴት፣ ወንድ እያልን ምን አይነት በሽታ? ማለት ቲቪ ነው ወባ ነው ምናምን የሚለውን ደግሞ እንደዚሁ ሪፖርት እናዘጋጃለን። ከዛ ወደሚፈለገው አካል ሪፖርት እናደርጋለን ማለት ነው። ስለዚህ ሁሉም ሰው እንደዚህ አይነት ስራ ለመስራት ቢዛጋጅና ሪፖርቶችን በአግባቡ ብናዘጋጅ ጥሩ ነው ብዬ አስባለሁ ማለት ነው። ስለዚህ ሁሉም ሰው ሪፖርት ይዘጋጃል፣ ከሁሉም ስራ ዘርፍ ሪፖርት ይዘጋጃል ማለት ነው።

ኖቬምበር ይላል ኖቬምበር ያው ካሉት ዋራት አንድ ወር ነው ስለዚህ ኖቬምበር ውስጥ ብዙ አይነት ስራዎች የምንሰራበት ወር ነው። ስለዚህ ኖቬምበር ላይ። የተሻለ ወር ነው ምክንያቱም የተለያዩ ስራዎችን እቅዶችን የሚፈጽምበት ወር ስለሆነ በተሻለ መጠን ከሁሉም ወር አብልጬ እወደዋለሁ ማለት ነው። ምክንያቱም ምወድበት ምክንያት አንዱን ኖቬምበር ከወራት ሁሉ በጣም ስለሚመቸኝ ማለት ነው። ስለዚህ ኖቬምበር ለኔ የተለያየ ወር ነው ማለት ነው። ካሉት ከወራት ከአስራ ሁለት ወራት ለኔ ለተለየ ሁኔታ የማይበት ወር ስለሆነ። ሁሉም ሰው እንደኔ ቢያየውና መልካም ነው ብዬ አስባለሁ ምክንያቱም እነዚህ ወራት ላይ እኔ የተለያዩ ስራዎችን የምሰራበት ወር ስለሆነ ነው ማለት ነው። ለምሳሌ ትምህርት መማርበት የተለያየ ለኔ ህይወት የሚጠቅሙ ነገሮችን ማሰስበት ማይበትና ለራሴ ጊዜ ሰጥቼ የተለያዩ ቦታዎች ጉብኝት ቦታ የሚሄድበት ቤተሰቦቼ ጋር ጊዜ የማሳልፍበት ወር ስለሆነ ለኔ በጣም ነው የሚመች ይሄ ወር። ለኔ ብቻ አይደለም። ለኔ ጓደኞቼም አሁን አብዛኛው ጊዜ የተለያየ ቦታ የሚሄድበትና የተላይ ቦታ ሄዶ የራሳቸውን የሚያሹትን ሁላ የሚያርቡበት ወር። ይሄ ኖቬምበር ወር ነው ማለት ነው

ጁንም እንደዚሁ ከወሮቹ አንዱ ነው። ስለዚህ ጁን በእኛ አገር አንፃር ግብርና አለም ላይ ያሉ ሰዎች በጣም የሚፈልጉት ወይም በጣም የሚጠባበቁት ወር ነው። ለምንድነው የተለያዩ ስራዎችን ለመስራት ዝግጅት የሚያደርጉበት እና የተለያዩ ስራዎችን የሚሰሩበት ወር ነው እና በጣም ተፈላጊ ወር ነው በእኛ ግብርና ላለን አገራት ምክንያቱም አምና ያረሱትን ሰብስቦ ጨርሶ ለሚመጣው ክረምት ወይም የእርሻ ወይም የስራ ዘመን ደግሞ ተዘጋጅቶ የተለያዩ ለግብርና ስራ የሚያስፈልጉትን መሳሪያዎችን ወይም እቃዎችን አዘጋጅቶ የሚተባበቁት ወር ነው ማለት ነው። ለምሳሌ የተለያዩ ማረሻ የሚሆኑ ለኛ ሀገር ለምሳሌ በግብርና አለም የሚተዳደሩ ሰዎች በእንስሳት ነው እና የሚሰሩበት እንስሳትን የሚያዘጋጁበት ደግሞ የሚፈለገውን ይሄን ማረሻ እቃዎችን ምናምን የሚያዘጋጁበት እና እነዛን አዘርቶች የሚዘሩ አዘርቶችን ለምሳሌ ዘር ሊሆን ይችላል እነሱ የሚሰበስቡት ደግሞ ለግብርና ግብአትም የሆኑትን ከውጭ የሚመጡት ለምሳሌ መዳበሬ የሚመሰሰሉት ዩርያ የሚመሳሰሉትን ሰብስቦ ወይም ገዝቶ የሚያስገቡበት ወር ነው ማለት ነው። ስለዚህ ይሄ ወር በጣም አስፈላጊ ነው ለሰው ልጅ ጠቃሚ ከሆኑት አንዱ ነው ማለት ነው። ከእኛ አንፃር ለኔ እንደይው የተለያዩ ቦታዎች ሄጄ ስራ የምፈልግበት ስራዬን ያለውን ስራ ደግሞ ጨራርሼ የማስረከብበት ወቅት ነው። ምክንያቱም እረፍት ለማድረግ እረፍት ለመውጣት ስለምፈልግ ቀጣይ ያለውን ወር ስለዚህ እዚህ ወር ላይ ጁን ወር ላይ ወይም ወር ላይ በጣም አስፈላጊ የሆኑ ስራዎችን አጠናቅቄ ወደ ድርጅቶቹ ማስገባበት ወር ነው ማለት ነው። ስለዚህ ይሄ በጣም ተመራጭና ተፈላጊ ነው ለኔ በጣም የምወደውና በጣም ስራ የምትሰራበት ወር ነው ማለት ነው

ካልሲ ይላል ካልሲ ማለት ያው እግራችን ላይ የምናደርገው እላት እላት የምናደርገው ነገር ነው። ስለዚህ ቻማ ጋር እናደርገዋለን የተለያዩ ቻማዎች ጋር የምናደርግበት ነው። ለምሳሌ ነጠላ ቻማ ለብሴን እግራችን ላይ አቧራ ወይም የመሳሰሉትን አገሮች እንዳይሆኑ እናደርግበት። ጫማ ጋር ደግሞ የምናደርግበት ይሄ ጫማ ደግሞ የተለያዩ ጫማ ጋር አብሮ የሚሄዱ ካልሲዎችን እየገዛን የምናደርግበት ነገር ነው። ማለት ወይም ልብስ ነው ልንለው እንችላለን። ለምሳሌ እኔ የማደርገው ከነጭ ጋር ነጭ ካልስ አደርጋለሁ። በጥቁር ጫማ ጋር ደግሞ ጥቁር ካልስ አደርጋለሁ ማለት ነው። ስለዚህ ይሄ እግሬ ጋር እንዲሄድና ለምሳሌ ደግሞ ሙቀት ካለበት ደግሞ ቀዝቀዝ ያለ ቦታ ያለበት ለዛ አየር ፀባይ የሚመቹ ካልስዎችን እገዛለሁ ለሙቀት ካለበት ስስ የሆነ ካልስ እገዛለሁ። እና ቀዝቃዛ ካለበት ደግሞ ደረጃማ ወይም ወፋር ካልስውን ገዝቼ ጥቅም ላይ እንዲውሉ አድርጋቸው። የካልሲ ጥቅም አንደኛ ቅድም እንደተነጋገርነው ቀዝቃዛ አካባቢ ያለው ቅዝቃዜውን ለመቀላቀል ወይም ብርዱን ለመከላከል የምናደርገው ነገር ነው። እንትን ላይ ደግሞ ሙቀታማ አከባቢ ላለን ደግሞ ስስ የሆነውን አድርገን የተለያዩ ጫማ በምናደርግበት ጊዜ ጫማው ጋር አብሮ እንዲሄድ ወይም ጫማው እንዳጠብስንና እንዳይቆርጠን የምናደርግበት በጣም አሪፍ ቀን ለቀን የምንጠቀመው የልብስ አይነት ነው ማለት ነው። ስለዚህ ካልሲ ለኔ በጣም ጠቃሚ ነው ብዙ ነገር ቅድም ለመግለጽ እንደሞከርኩኝ ብዙ የራሴ የሆነ ጥቅም አለው። ስለዚህ ይሄን ጥቅም በጣም ይጠቅመኛል ማለት ነው። ስለዚህ የሚጠቅምበት ምክንያት ቅድም ለመግለጽ እንደሞከርኩኝ ብርድ ለመከላከል ሙቀት ለማለት ነው የምንጠቀመው አቧራ ለመከላከል የተለያዩ ጭቃ እንዳይነካን በማድረግ እንጠቀመዋለን ማለት ነው

አውርድ የሚል ቃል አለ ያ አውርድ የሚል ቃል የተጫነ ነገር አለ ማለት ነው። ስለዚህ እለት ተእለት ስንኖር የተለያዩ ነገሮችን በትራንስፖርታችን እናመጣለን ለምሳሌ የተለያዩ እህል ወይም የምንጠቀማቸውን እለት ከእለት የምንጠቀማቸውን ነገር ከሌላ ሀገር በትራንስፖርት አስጭነን እናመጣለን። ስለዚህ እነዚህን የሚያወርድ ሰው አለ ወይም ጫኝ አውራጅ ብለን የምንጠቀመው ለጊዜው ስለዚህ እነዚህን ወንበሮች ሊሆን ይችላሉ ምግብ እህል ሊሆን ይችላል እና የተለያዩ ነገሮች ከውጭ ወይም ከሀገር ውስጥ ተጭኖ በንግድ አማካኝነት ሊመቱ የሚችሉት ናቸው። እነዚህ አውርድ የሚለውን ቃል እንጠቀም አውርዱት። ስንል ለምሳሌ ጫኝ አውራጆች ይጭናሉ ያወርዳሉ እነዛ ለምሳሌ እንደ ስራ ዘርፍ ተሰማርቶ እንደ ስራ የተጠቀሙበት ያለ ስለሆነ እኛ ከምናወርድ እንዲውስ እነሱ እንዲያወርዱት አድርገን ብር እንዲያገኙ ማድረግ እንዳለብን ይሰማኛል። ማለትም ምክንያቱም የስራ መስካቸው ስለሆነ ለእነሱ ስራ እድላቸውን እንዳንዘጋባቸው የዚህ ስራ ቤተሰብ የሚያስተዳድሩበት ገንዘብ የሚያገኙበት ስለሆነ ሁሉም ሰው ለእነሱ በመስጠት ስራውን እነሱ እንዲሰሩት ማድረግ እንደሚቻልና እንዲያደርጉት እፈልጋለሁ። ማለት ነው ምክንያቱም እኛም ልክ እንደነሱ ይሄ ስራ ቢሆን ሰው ሲያወርድ ስለማንወድ እነሱ እንዲያወርዱት መስጠት ግድ ይለናል ማለት ነው። ስለዚህ ሁሉም ሰው ይሄን ስራ ቢሰጥና እነሱ እንዲሰሩት ማድረግ ይቻላል ማለት ነው። ስለዚህ ሁሉም ሰው ይሄን ቢያደርግና ለነሱ ሰጥቶ እንደዚህ ስራ ዘርፋቸው እነሱ እንዲሰሩትና እንዲያወርዱት ቢያደርጉ አሪፍ ነው ብዬ እንደኔ አስባለሁ ማለት ነው። ሁሉ ሰው እንደዛ ቢያደርግና መልካም ነው መልካም ጥሩ ነው ብዬ አስባለሁ ማለት ነው። ስለዚህ ሁሉም ሰው እንዲህ ቢያደርግ ይሻላል ባይ ነኝ። እንደኔ እንደኔ ምክንያቱም የነሱ ስራ ስለሆነ ይሄም የነሱ ስራ ስለሆነ

ፊት ይላል ፊት የብዙ ቦታ ላይ እንጠቀመዋለን የሰው ፊት ሊሆን ይችላል። የእቃውን ፊት የእንስሳትን ፊት ማለት እንችላለን ፊት ስንል ለምሳሌ ለሰዎች አብዛኛው ጊዜ የምንጠቀመው የአበበ ፊት አለሙን ፊት ይመስላል ስንል አበበና አለሙ ይመሳሰላሉ ወይም ዘመድ ናቸው እንደማለት ነው። ስለዚህ ፊት አብዛኛው ምን ገልጽበት ለሚመሳሰሉት ነገር ወይም የሰውን ፊት ከጦጣዎች ፊት ጋር ልናወዳድረው እንችላለን ፊት ምስል እንደማለት ነው የሰው ልጅ ምስል ፊት ይባላል ማለት ነው። ስለዚህ እኔ የማንን የኔ ፊት የማንን ይመስላል እንላለን ለምሳሌ አብዛኛው ፊት ቤተሰብን ፊት ነው የሚመስለው ምክንያቱም ቤተሰብ እና እንትኑ ስለሚወራረስ ማለት ስለዚህ ሁሉም ሰው የራሱ የሆነ ማንነት የራሱ የሆነ ፊት የራሱ የሆነ ዘመድ የሚመስለው ፊት አለው ማለት ነው። ስለዚህ ሁሉም ሰው ፊት የራሱ የሆነ ፊት ስላለው ይሄን ፊት እንትን ቢያደርግ ይሻላል ብየ ኣምናለሁ ማለት ነው። ስለዚህ ፊት ስንል ይኸው ቅድምን ለመግለጽ እንደተሞካከርነው የራሱ የሆነ ማንነት ማለት ነው። የኔ ፊት አሁን ማንንም አይመስልም ከቤተሰቦቹ ትንሽ የሚመሳሰል ነው እንጂ የማንንም አይመስል ፊት ነው ያለው ምክንያቱም የራሴ አሁን እንትን ስለሆነ የራሱ ሰው የራሱ የሆነ ፊት አለው ማለት ነው። ሁሉም ፊት የፊቱ ይለያያል እንደፊቱ ይለያያል ነው ምክንያቱም ይሄን ፊት አንዱ ሌላ ሰው ጋር ፊት ላይ ሊኖረው አይችልም ማለት ነው። ዘመድ ከሆነ ግን ትንሽ ልንመሳሰል እንችላለን ሳይንስ እንደሚለው አንድ ሰው የእናቱን ወይም የአባቱን መልክ ወይም የሚመስል ሊሆን ይችላል የአካል አይነቶች ልክ እጅ እግር ሊሆን ይችላል ይመሳሰላል እንደሚሉት ብንመሳሰል ትንሽ ነው እንጂ ሙሉ መቶ ፐርሰንት መምሰል መመሳሰል አንችልም ማለት ነው። ስለዚህ ሁሉም ሰው ያራሴ የሆነ ፊት አለው ያራሴ የሆነ ማንነት አለው ያራሴ የሆነ ሁሉ ነገር አለው ማለት ነው

አገልግሎት ይላል አገልግሎት በጣም ታካሚ ቃል ነው ማለት ነው። ለምሳሌ አገልግሎት ስንል አንድ ሰው በሚሰራበት ስራ ረጅም ጊዜ ሰርቶ ከሆነ። ረጅም ጊዜ አገልግሎት ሰርቷል ይባላል ማለት ነው አገልግሎት ጥሩ ነገር ነው። ምክንያቱም የምንገላገልባቸው አገልግሎት አይነቶች አሉ ለምሳሌ ቴሌ ብንሄድ የተለያዩ ሰዎች ዳታ ወይም ኔትወርክ እየገዛን እንገለገልባቸዋለን ማለት ነው። መገልገል ወይም አገልግሎት ስንል ሁለቱም ተጠቃሚ ናቸው። ምክንያቱም እኔ ቴሌን ገዝቼ ኔትወርክ የተለያዩ ስራዎችን ብሰራበት ቴሌ ደግሞ በምገዛበት ብር ገቢ እያገኘ ስራ እየሰራ ነው ማለት ነው። ስለዚህ አገልግሎት ማለት ከሁለትና ከአዛባ ላይ ሰዎች መካከል የሚደረግ የተግባር ልወወጥ ልንለው እንችላለን ማለት ነው። ስለዚህ አገልግሎት ያው እንደ ቅድም ለመግለጽ እንደሞከርኩት እስቲ አያንዳንዱ አሁን ለምሳሌ ትምህርት አገልግሎት ብንሄድ ተማሪ የሚማር አለ ተማሪን የሚያስተምር መምህር አለ መምህር አገልግሎት ለተማሪዎች እየሰጠ ነው ማለት ነው። ተማሪዎች ደግሞ ከመመሩ አገልግሎት እተቀበሉ ነው ማለት ነው። ተማሪን ይሄ መምህር እነዚህን ተማሪን በመስተማር ደግሞ የራሱ የሆነ ደሞዝ አለው ማለት ነው። ይሄ ደሞዝ ደግሞ ለአገልግሎቱ የተከፈለ ነው ማለት ነው። ተማሪ ባይኖር ይሄ መምህር አስተምሮ ይሄን ብር አያገኝም ማለት ነው። ስለዚህ አገልግሎት ሁለቱንም ተጠቃሚ የሚያደርግ ነገር ስለሆነ በጣም ጠቃሚ ስለሆነ። አገልግሎት ያው ቅድም ለመግለጽ እንደሞከርኩኝ ብዙ አይነት አገልግሎት አሉ ብዙ ዘርፈ ብዙ የሆነ አገልግሎት አሉ። መንግስት አገልግሎት ይሰጣል ሰዎች ለምሳሌ መንገድ ስራ ሊሆን ይችላል። የተለያዩ ተቋማትን ግንባታ ሊሆን ይችላል እነዚህ ተገንብቶ ለህዝቡ አገልግሎት እንዲሰጥ ለምሳሌ ድልድይ መስረት ሊሆን ይችላል። መንገድ መስራት ሊሆን ይችላል። ይሄ አገልግሎት ሚሰጡትን ነገር ለማህበረሰብ አገልግሎት ለሚሰጡት ነገር ቅድሚያውን ሰጥቶ ይሰራል ማለት ነው

ውጣ ይላል ውጣ ያው ብዙ ጊዜ ውጣ በአብዛኛው ጊዜ ሰው ሲጣላ ምናምን ለምሳሌ ቤተሰብ ውስጥ አንድ ልጅ ቢጣላ ውጣልን ቤት ይላሉ ማለት ነው ቤተሰቦች ውጣልን ማለት ከቤታችን ሂድልን እንደማለት ነው። ስለዚህ ውጣ እለት እለት ብዙ ተግባራት ላይ የምንጠቀመው ቃል ነው። ለምሳሌ ዲሽ የሚሰራውን ሰው ውጣ እና አስተካክልልን ጣርያ ላይ ውጣ ቤት ላይ ውጣ ዛፍ ላይ ውጣ እያልን ቀን ላቀን የምንጠቀመው ቃል ስለሆነ። አብዛኛው ቦታ ቅድም ለመግለጽ እንደሞከርኩኝ ይኸው ቦታ በተለያዩ ሁኔታ የተለያዩ ቦታ ላይ እንጠቀመዋለን ማለት ነው። ስለዚህ ውጣ የሚለው ቃል ለምሳሌ እንደኔ አብዛኛው የምጠቀመው የሆነ ሰው ጋር ስጣላ ከዶርሜ ውጣልኝ እንዳላይህ እያልኩት ይሄን ሰውዬ ጋር የተጣለሁትን ሰውዬ ፊቱን ለመሄድ ስለሚያስጠላኝ ውጣ እለዋለሁ ማለት ነው። ሌላ ቦታ ደግሞ ሲጠቀሙት ይኸው ውጣ ማለት ለጥሩ ነገርም ሊጠቀሙት ይችላሉ። ቅድም ለመግለጽ እንደመኮርኩኝ ስራ እንሄድ ውጣ ና ምግብ ቤት እንሄድ ውጣ እየተባባሉ ጓደኛሞች ለምሳሌ እራት አንድ ላይ የሚበሉ ከሆነ ቦታ እኔ ተባብሎው ወይ በቃል ይነጋገራሉ ወይም በስልክ ያደርጋሉ ውጣ እንውጣ እዚህ እንገናኝ እያሉ ጓደኛሞች መሀካል የሚደረግ ንግግር ነው ማለት ነው። ስለዚህ ይሄ ንግግር ይኸው ውጣ የሚለውን ቃል ይጠቀሙታል ማለት ነው። ስለዚህ ይሄ ውጣ የሚለው ቃል ብዙ ጊዜ ይጠቅማል ስለዚህ ሁሉም ሰው መጠቀም አለበት ብዬ እንደኔ አስባለሁ። ማለትም ምክንያቱም በእለት እለት የተለያዩ ነገሮችን ለማድረግ የምንጠቀመው ቃል ስለሆነ ሁሉም ሰው እንዲሁ የሚያደርገው ወይ እንዲሁ ቢገላገለው በየን ወርድ በጣም ጠቃሚ ወርድ ነው ማለት ነው ጠቃሚ ቃል ነው ማለት ነው። ስለዚህ ይኸው ቅድም ለመግለጽ እንደመከርኩ በብዙ ጊዜ ይጠቀሙታል

መስኮት ይላል መስኮት የው ከቤታችን አንዱ በር አለ ከበሩ ከጥሎ መስኮት አለ። መስኮት ዘርፋ ብዙ የሆነ ጥቅም ነው ያለው የራሱ የሆነ ጥቅም አለው ለምሳሌ መስኮት ለቤት ለምን ይጠቅማል? ይኸው ቤታችን በምንጠርግበት ወቅት መስኮት ከፍተን እንጠርጋለን ምክንያቱም ቤት ላይ የቆሻሻዎች ሲወጣ አቧራ ሊኖረው ይችላል ያ አቧራ በበስኮት እንዲወጣና ንፋስ ቤታችን ላይ እንዲገባ ያገለግላል ማለት ነው። ሌላኛው ደግሞ እዚህ መስኮት የተለያዩ ፀሀይ ብርሃናት ጠዋትም ሆነ ማታ ቤታችን ገብቶ ቤታችንን ትንሽ ፀሀይ ብርሃን ለመስመታት ወይም ፀሀይ ብርሃን እንዲገባ ያገለግላል። ሌላኛው ደግሞ መስኮት ብዙ ጊዜ መስኮት አካባቢ የተለያዩ መልካ ምድሮችን ለማየት በመስኮት ሆነን እናያለን ይሄ ደግሞ ራሳችንን ቤታችን ላይ ሆነን ለመዝናናት የምንጠቀምበት አሪፍ ቦታ ስለሆነ መስኮት አብዛኛው ጊዜ እንዲህ አይነት አገልግሎትን ይሰጣል ይውላል ማለት ነው። መስኮት ላይ ብዙ ስራዎችን እንሰራበታለን ለምሳሌ መስኮት ላይ ተቀምጠን የተለያዩ መጽሐፍትን ልናነብ እንችላለን መሰለኝ መሰለህ ለምሳሌ ልቦለዶችን ታሪካዊ መጽሐፍቶችን የቤተ እምነት መጽሐፍቶችን መስኮት ላይ በመቀመጥ ንፋስ እየተቀበልን ማንበብ እንችላለን። ሌላም ማህበራዊ ሚዲያም መጠቀም እንችላለን ለምሳሌ ቲክቶክ አይነቶች ፌስቡክ ኢንስታግራም እና ዩቲዩብ አይነቶችን በመስኮት አካባቢ ተቀምጠን ሳሁን ሳንረብሽ ቤት ያለውን ሰው ሳይረበሽ መጠቀም እና መዝናናት ራሳችንን ልናዝናና እንችላለን መስኮት ላይ በመቀመጥ ማለት ነው። ስለዚህ ይሄ ደግሞ በጣም ጥሩ ወይም በጣም ጥሩ ጎኑ ስለሆነ መስኮት እንዲኖረን የሚፈለገው ይሄ ነው። ሌላኛው ደግሞ አደጋ ጊዜ ማውጫም ሊሆን ይችላል ቤታችን ላይ እሳት ሊያያዝ ይችላል የተለያዩ አደጋ ጊዜ በመስኮት ወጠን ልናስቀር አደጋውን ልንቀንሰው እንችላለን ማለት ነው።

ታንክ ይላል፤ ታንክ ብዙ ጊዜ ያው መሳሪያ እንደማለት ነው። ታንክ ብዙ ጊዜ ያው መከላከያ ውስጥ የሚጠቀሙት መሳሪያዎቹ ወይም ከባድ መሳሪያዎቹ አንዱ ነው። ስለዚህ ይሄ መሳሪያ ዘመናዊ መሳሪያ ነው። አውደሚ መሳሪያ ነው። ለምሳሌ ጠላት ላይ የሚጠቀሙትን አብዛኛው ጊዜ። ይሄ ደግሞ በጣም ጥሩ ነው ምክንያቱም ለአንዲት ሀገር ጥሩ ነው ብዬ አስባለሁ። ምክንያቱም የራሱ የሆነ ወታደራዊ አቅምን ለመገንባት ብዙ እንዲህ አይነት መሳሪያዎችን ዘመናዊ መሳሪያዎችን ዘመናዊ ትጥቆችን መታጠቅ ለአንድ ሀገር ትልቅ ነገር ነው። ምክንያቱም ሌላ ሀገር ጋር በሚጋጭበት ወቅት በዚህ መሳሪያ በመስፈራራትና ይሄን መሳሪያ በመጠቀም ጠላት እና የተለያዩ ጉዳቶችን ሳያደርስ እንዲቀር ማድረግ እንችላለን ማለት ነው። ለምሳሌ ሸብርተኞች አብዛኛው ጊዜ አጋራችንን የተነኩሳሉ እና ይሄን ትንኳሳ ደግሞ ለማቆም እንደዚህ አይነት ዘመናዊ የሆነ ቴክኖሎጂ እና ወታደራዊ ትጥቅ ማሟላት አንድ አንዲት ሀገር ትልቅ ወይም ትልቅ ጡንቻ መፍጠር ነው ማለት ነው። ስለዚህ ይሄ ደግሞ በተጣ አሪፍና በጣም ጥሩ ነገር ነው ብዬ እንደኔ እንደኔ አስባለሁ። ምክንያቱም ሲኖረን ሁሉም ሰው ይፈረናል፤ ሁሉም ሰው ያክብረናል ሁሉም ሰው ደግሞ ለእኚህ ክብር ይሰጠናል ማለት ነው። ስለዚህ አንድ ሀገርን ማስከበር ነው፤ አንድ ደግሞ ሉዓላዊነትን ሀገር መፍጠር፣ ሉዓላዊ ሀገር ደግሞ ለማንም የማትዳፈር የራሱ የሆነ መንግስት ያላት፣ የራሱ የሆነ ነፃ ህዝብ ያላት ውሳኔዎቹን ሁሉ በነጻነት የምትወስን፣ ደግሞ የተለያዩ ግንኙነቶችን ውጭ ሀገራት ጋር ስታደርግ በነፃ ማንም ጣልቃ ገብነት ሳይሆን ራሷን በራሷ በነጻነት የምታደርገውን ሁሉ ድርጊት ለራሷ ራሷ መብትና ግዴታ የምትወጣ ሀገር መገንባት ይቻላል ማለት ነው። ይሄን የምናደርገው ደግሞ ዘመናዊ የሆኑ መሳሪያዎች እንደ ታንክ አይናቶችን ስንጠቀም ነው።

አርንጓዴ ይላል አርንጓዴ የሚለው ቃል በጣም ጠቃሚ ቃል ነው ያው ቀለምን ይገልጻል ግን ብዙ ጊዜ እኛ የምንጠቀመው ለቀለም ብቻ አይደለም። በጣም ጠቃሚ ቃል ነው እንደ እኔ እንደማስበው በጣም ነው በጣም የሚጠቅም ቃል ነው። ምክንያቱም ይሄ ቃል በጣም አሪፍ ቃል ነው ማለት ነው። ለምሳሌ አርንጓዴ ስንል አርንጓዴ አሻራ የምንለው እንወስደናለን አንድ ሰው በህይወቱ ዘመን የሆነ ነገር ለሀገሩም ሆነ ለቤተሰብ አሻራ ትቶ መሄድ አለበት ብዬ አስባለሁ። ይሄ ደግሞ ለዛ ሰውዬ አርንጓዴ አሻራው ነው ማለት ነው። ለምሳሌ የተለያዩ መንግስታት ሊሆን ይችላሉ ትልልቅ ለሀገር ባለ ሉለት ሰዎች ሊሆን ይችላሉ ለዚች ሀገር የሆነ ነገር አድርገውላቸው ብሄዱ ይሄ ሀገር ለዚህ ሰውዬ አረንጓዴ አሻራ አደረገላት ማለት ነው። ስለዚህ የአረንጓዴ አሻራ አረንጓዴ ስንለው ቃሉን ብናየው ደግሞ ለምሳሌ ቃሌ ተስፋ የሚሰጥ ለወደፊት ተስፋ እንዲኖረን የሚያደርገን ቃል ነው ማለት ነው። ስለዚህ ይሄ ቃል እለት እለት አረንጓዴ የሚለውን ቃል ስንጠቀም ለራሳችን ለወደፊት የምንወራውን ኑሮ እያሰብን የወደፊቱን ተግባር እያሰብን እንድንኖርና ለወደፊት ጥሩ ዜጋ ሆነን ለሀገርቱ የምንጠቅም ሰዎች እንድንሆን ያገለግላል ማለት ነው። ስለዚህ የአረንጓዴ አሻራ የሚለው ቃል በጣም ጠቃሚ ነው ማለት ነው። ለአንዳንዱ ሰዎች ለአንዳንዱ ቤተሰብ ውስጥ የአረንጓዴ አሻራ ለምሳሌ ቅድም ለመግለጽ እንደሞከርኩኝ ለሀገሪቱ የተለያየ ስራ የሚሰሩላት ዜጎቹ አሏት ማለት ነው። የራሱ ዜጋ ለምሳሌ ለዚች ሀገር ብሎ መስዋት የሚከፍሉ ለምሳሌ የተለያዩ ትልልቅ ስራዎችን ለሀገሪቱ የሚያመጡ ሰዎች ለዛች ሀገር ላይ አረንጓዴ አሻረ እያሳረፉ ማለት ነው። እና እሱን እንድናስታውስ የሚያደርጉትን ስራ እየሰሩ ለትውልድ እያስተላለፉ እና እነሱ ቢያልፉ እንኳን ስራቸው ይነገራል የነሱን ታሪክ የነሱ እንደማያልፉ ስራው ያሳያል ማለት ነው

እግር ይላል እግር ያው ሰውነት ክፍላችን አንዱ ታካሚው አካል ናችን ነው። እግር ለምሳሌ እግር በጣም በጣም ጥቅም ብዙ ዘርፋ ብዙ የሆነ ጥቅም ነው ያለው አለ እግር ሰው ልጅ የሆነ ሰው አይባልም እንደማለት እወስደዋለሁ። እኔ እግር ሁለት እግር ነው ያለው የግራ እግር እና የቀኝ እግር። ሁለቱም ጥቅሙን ለማጓዝ ነው እና። እግር ያለው ሰው ለምሳሌ የተለያዩ ሰዎች በእግራቸው የተለያዩ ስራ አለም ላይ አስደናቂ የሆነ ስራ ይሰራሉ። ለምሳሌ ሩጫ የሚሮጡ ሰዎች እግር ስላላቸው ብቻ እየሮጡ የተለያዩ ስራዎችን ይሰራሉ ማለት ነው። ለምሳሌ እግር ልክ እንደ መኪና የፈለግነው ቦታ የሚያደርስ የፈለግነው ቦታ የሚወስደን እግር ማለት ነው። እግር አለ እግር ሰው ልጅ የተመንቀሳቀስ አይችልም ጥገኛ ነው። የሚሆን ማለት የአካል ጓዶሎ ላይ አንዳንድ ጊዜ እግራችንን ለእናታው የምንችላቸው ምክንያቶች ሊኖሩ ይችላሉ። ከእነዚህ ምክንያቶች አንዱ የአደጋ ነው የተፈጥሮ አደጋ እና ሰው ሰረሻ አደጋዎች አሉ። ተፈጥሮ አደጋ ስንል ሰው ልጅ ሲወለድ በተፈጥሮ የሆነ የአካል ክፍል ሊጎለው ይችላል። ለምሳሌ እግሩ በደንብ ማይረግጠው ሊሆን ይችላል። ወይም የተሰበረ ሊሆን ይችላል በተፈጥሮ ሲወለድ ይሄ ተፈጥሮ አደጋ የሚመጣ አካልጉድለት ሊሆን ይችላልን። ይሄ ደግሞ ትራንስፖርት ለምሳሌ መኪና ቦታ ቦታ የተንቀሳቀስን መኪና ተገላብጦ ሊሆን ይችላል። መኪና ታጋጭቶ ሊሆን ይችላል። ብዙ ጊዜ የአካል የእጅ እና እንደውም የህይወት መስዋዕትን ጉላትን ያመጣል ማለት ነው። ስለዚህ በዛን ሰዓት አካል ጓደሎ ሆነን የተለያዩ ስንሳካይ እናያለን ማለት ነው። የምንሳራውን ስራ እንኳን በአግባቡ እንዳንሰራ መስራት እስክንችል ድረስ የሚያጋጥሙን አደጋዎች እግራችንን ልናጣው እንችላለን። ስለዚህ እግር ከጥቅም ውጪ ከሆነ ደግሞ አንድ ሰው ልጅ ለመኖር ግዴታ እግር ያስፈልገዋል። ስለዚህ ነገር የተሻለ ነገር ነው ማለት ነው

አመዘንን ማለት አመዘንን ማለት ለምሳሌ የተለያዩ ነገሮች ሊኖሩ ይችላሉ። እነዛ ነገሮች ላይ አመዘንን ለምሳሌ ወደድነው ልንል እንችላለን ለምሳሌ አንድ ክርክር ተከራክረን የሆነ ሰው ሊያሸንፈን ስንል ወደዛ ሰው መመዘን እንላለን ማለት ወደዛው የዛን ሀሳብ መደገፍ ማለት ነው። ምክንያቱም ይሄ ሀሳብ ላይ ጥሩ ነገር አለው ማለት ነው። ስለዚህ መመዘን ማለት ብዙ ጊዜ የተለያዩ ምዘና ነገሮችን የምናደርገው ነገር ስለሆነ አብዛኛው ጊዜ የሀሳብ መመዘን ሊሆን ይችላል ማለት ነው። ስለዚህ ሀሳቦችን እንዴት እንመዝናለን? እነዚህ ሀሳቦችን መመዘን ስንል አመዘንን ስንል እነዛ ጋር ደግፈን የኛን ሀሳብ ያነሰነውን ሀሳብ ትተን ለነዛ ሰዎች መከራከር ለነዛ ጋር መሆን አብሮ መሆን ማለት ነው። ስለዚህ ሁሉም ሰው ቢያመዝንና የዛን ሀሳብ ቢደጋገፍ ጥሩ ነው ማለት ነው። ከመጣላት ይልቅ መደጋገፍ እመርጣለሁ ማለት ነው። ምክንያቱም ሁሉም ሰው መመዛዘን ጥሩ ነውና። ይሄ ደግሞ ምዘና ማለት ጥሩና በጣም ጥሩ የሆነ ስለሆነ ሁሉም አመዘንን ስንል ለምሳሌ እኔ የሆኑ ጓደኞቼ ጋር አብሬ ሁሌ ተከራክሬ ተከራክሬ እነሱም ሚያሸንፉኝ ከሆነ የእነሱን ሀሳብ አመዝናለሁ እደግፋለሁ ማለት ነው። ስለዚህ አመዘንን ማለት መደገፍ ለዛ ሀሳብ ሀሳብን መስጠት መደገፍ ማለት ነው። ስለዚህ ይሄ ደግሞ በሀሳብ መሸነፍ ነው እንጂ ሰው ልጅ ሁሌም ወደኋላ ሳይሆን ሀሳብን በሀሳብ ማሸነፍ የሚል ቃል በጣም ጥሩና በጣም ጠቃሚ ቃል ነው ብዬ እንደኔ አስባለሁ ማለት ነው። ስለዚህ አመዘንን ስንል ሁሉም ሰው መመዘን ለጥሩ ነገር መሆን ጥሩ ነው ብዬ አስባለሁ። እንደኔ ሁሉም ሰው ጥሩና ሀሳቡን ቢደጋገፍ ጥሩ ነው ብዬ እንትን ማለት እችላለሁ ማለት ነው

ኦገስት ይላል ኦገስት ማለት በእኛ አካባቢ አንድ ወር ውስጥ ያለው ጥሩ ወር ነው ማለት ነው። ስለዚህ ይሄ ኦገስት ውስጥ ብዙ ጊዜ ስራ የምንሰራበት እና ብዙ ነገር የምናደርግበት በዓል ነው፤ እና ሁሉም ሰው እዚህ ኦገስት ላይ የራሱን ጥሩ ስራ የሚሰራበት መልካም ስራ የሚሰራበት ስለሆነ ሁሉም ሰው ይሄን በዓል ይሄን ወር ብዙ ጊዜ ከእረፍት ይልቅ ስራ የሚሰራበት በዓል ስለሆነ ሁሉም ሰው ስራ መስራት አለበት ብዬ አስባለሁኝ። ስለዚህ እኛም ሆነ ሌሎች ስራ የሚሰሩበት ቀን ማለት ነው ኦገስት ስንል። ለምሳሌ እኛ ጋር አንፃር ብዙ ስራዎች የሚከናወኑበት በዓል ነው ማለት ነው። ስለዚህ ኦገስት ኦገስት አብዛኛው ጊዜ እንደ እኔ እንደ እኔ ስራ አብዛኛው ጊዜ የምንሰራበት የተለያዩ ስራዎችን የምንሰራበት በዓል

ይህ መስመር ላይ ግዢ እጠቀማለሁ በጣም ምቹ ነው። ከቤት መውጣት አያስፈልግም ብዙ አማራቿች። አሉ የተለያየ ድራ ገጾችን እመለከታለሁ። ዋጋዎችን አነጻጽራለሁ የደንበኛ ግምገማውን አንብባለሁ ፎቶዎችንም ፎቶዎችንም መግለጫዎችን ይረዳሉ። ወደ ጋሬም እጨምራለሁ የክፍያ መረጃም እገም እገም እገም እገመግም አለሁ። ትዕዛዙን በጥቂት ቀናት ይደርሳል። መጠበቂያ እንኳ አያስፈልግም መጠበቂያ እንኳ አያስፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም። መመለስ ያስፈልጋል በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀለል ያደርጋል። እሄ ማለት የመስመር ላይ ግዜዎችን እጠቀማለሁ አለ። ስለዚህ በጣም ምቹ ነው። አዎ መስመር ላይ ስንገዛ በጣም ምቹ ነው። ምክንያቱም የተለያዩ ነገሮችን እናገኛለን ከቤት መውጣት አያስፈልግም። መስመር ላይ ለመግዛት ደግሞ ቤት መውጣት ያስፈልጋል ማለት ነው። ከቤታችን ወተን እንገዛለን። ብዙ አማራጮች አሉ አዎ የተለያዩ አማራጮች አሉን። የተለያዩ ድረ ገጾችን እመለከታለሁ። ስለዚህ እነዚህ ድረ ገጾችን በማየት ዋጋዎችን እናጻጽራለሁ። የደንበኛ ግምገማዎችን አነባለሁ ማለት ከዚህ በፊት ደንበኛ የተጠቀመባቸውን ግምገማዎችን። አነጻጽረን እንገዛለን። ፎቶዎችን መግለጫዎችን ይረዳሉ ማለት እነዚህ ፎቶዎች መግለጫዎች ያስረዱናል ማለት ነው። ወደ ጋሬ እጨምራል ያው ምንገዛውን እቃ ጋሬ ጋር እንጨምራለን። ክፍያም መረጃ አንባለሁ። ወይ ክፍያዎችን ማለት የምንገዛው እቃ ስንት ስንት እንደሆነ ማለት ነው። ትዕዛዙን በጥቂት ቀናት ይደርሳል። ምናዛቸው እቃዎች ለምሳሌ ከቤት ከውጭ ከሆነ በትእዛዝ ይመጡልናል ማለት ነው። ቴክኖሎጂ ህይወትን እንደቀየረ ነው ደግሞ

ገንዘብ ለመቆጠብ መቆጠብ እየሞከርኩ ነው በየወሩ አቅጣጫ አለኝ ትንሽ መጠን መተው አለብኝ። አስፈላጊ ወጪዎችን መቀነስ ጀምሬያለሁ የቤት ምግብ መብላት ይራዳል ከምግብ ቤት ውጪ ላይ መብላት ውድ ነው። ወደ ገበያ ዝርዝር ይዤ እሄዳለሁ። ተማሪዎች ነገሮችን አልገዛም። ተጨማሪ ነገሮችን አልገዛም ባንክ ውስጥ ማስቀመት ደህንነቱ የተጠበቀ ነው። ለወደፊት እቅድ ማድረግ አለብኝ። አንዳንድ ጊዜ ከባድ ጊዜያት አስፈላጊ ነው። ቁጠባ ለነገ ተስፋ ይሰጣል። ይሄ አረፍተ ነገር እንግዲህ እያንዳንዱ ነው ግን ውስጥ ላይ ተመሳሳይ ያልሆኑ ነገሮች አሉት ማለት ነው። ለምሳሌ ገንዘብ መቆጠብ እየሞከርኩ ነው እዮ በየወሩ አቅጣጫ አለኝ ማለት ቁጠባ አለኝ የምቆጥብበት ቦታ አለኝ ማለት ነው። ስለዚህ ትንሽ መተው አለብኝ ከ አስፈላጊ የሆኑ ወጭዎች ላይ ትንሽ መተው አለብኝ። አስፈላጊ ወጭዎች መቀነስ ጀምሬያለሁ። እነዚህ ደግሞ አስፈላጊ ውጭዎችን መቀነስ ማለት ብር ለመቆጠብ የቤት ምግብ መብላት ይረዳል። ወጭዎችን ለመቆጠብ አንደኛ የቤት ምግብ መመገብ ነው ጥሩ። ከምግብ ቤቶች ውጪ ለመብላት ውድ ነው። አዎ የተለያዩ ከም ከምግብ ከቤት ውጪ መብላት ውድ ነው ትክክል ነው። ስለዚህ ወደ ገበያ ስሄድ ዝርዝር ይዤ እሄዳለሁ ይላል። እነዚህ ምክንያቱም የዋጋ ዝርዝሮችን ይዞ ለመሄድ ጥሩ ጊዜ ማሳለፍ ይቻላል ማለት ነው። ባንክ ውስጥ ገንዘብ መስመ ማቀመጥ ደህነትን የተጠበቀ ነው። ትክክል ነው። ለወደፊት እቅድ ማድረግ አለብኝ። ለምሳሌ እቅድ የምናደርገው ምን ያህል ወጪ እናደርጋለን ምን ያህል ገቢ አድርገን እናስቀምጣለን የሚለውን ማለት ነው። አንድ ጊዜ ከባድ ነው። ማለት አንድ ጊዜ ብዙ ወጭ ማውጣት ከባድ ነው። አስፈላጊ ጊዜ ቁጠባ ለነጋ ተስፋ ይሰጣል። አዎ ቁጣባ መቆጠብ ለነገ ተስፋ ይሰጣል

ዛሬ ትራፊክ በጣም ይበዛል ለሰአት ያህል አልተንቀሳቀሰም። መኪኖች ረጅም ወረፋ ፈጥረዋል ሁሉም እየጮሁ ናቸው። ግን ማድረግ የሚችሉት ነገር የለም። ሰዎች አንዳንዱን ያነጋግራሉ ሌሎች ሙዚቃ ያዳምጣሉ። እኔ ውጪ እመለከታለሁ ፀሀይ በጣም ታካትላለች ሙቃቴ ይበዛል። መዘጋጀቱ ያስበሳጫል። ለስብሰባዬ ዘጋይቼ እደርሳለሁ። መልእክት ማላክ አለብኝ። የትራፊክ ከተማው ችግር ነው። ትግስት ያስፈልጋል በመጨረሻ ይቀንሳል። ምክንያቱም የአንዳንድ ቦታ ስንሄድ የአረፍተ ነገር ትክክል ነው። የአንዳንድ ቦታ ስንሄድ ለምሳሌ ትራፊክ የሚበዛበት ሰዓት አለ። ይሄ ለሰዓትታት ያክልን ንቆማለን ለማለት ነው። መኪኖቹ ረጅም ወራፋ ይፈጥራሉ ስለዚህ እነዚህ መኪኖች በየታራ እስከሚንቀሳቀሱ ሁሉም ይጫጫሃሉ ማለት ነው። አንተ ሂድ አንተ ቅደህ። ግን ምንም ማረጋገጥ አይቻልም። ምክንያቱም መንገዱ ጠባብ ስለሆነ ነው። ሰዎች የአንዳንዱን ያነጋግራሉ ትራፊክ የአንዳንዱን እንዲሄዱላቸው ማለት ነው። ግማሹን ሌሎችን ጻሃይ ይመታቸዋል ማለት ነው። ተሳፋሪዎች ሌሎቹ ደግሞ እንዳይደብራቸው ሙዚቃ ያዳምጣሉ። በመዘግየቱ የሚበሰጭአለ። ለስብሰባው ደግሞ ለስብሰባው የተለያየ ስራ ላይ የሚሄዱ ለምሳሌ ስብሰባ የሚሄዱ ዘግይተው ነው የሚደርሱት ምክንያቱም ትራፊክ በመጨናነቁ ምክንያት። መልእክት ይልካሉ ስለዚህ ምክንያቱም በትራፊክ ምክንያት ነው ያረፈድነው ብለው። ትራፊክ ከተማ ችግር ነው። ምክንያቱም ስብሳቤ የዘገዩበት ምክንያት ትራፊክ ከመጨናነቁ ነው። ትግስት ያስፈልጋል መጨረሻ ይንቀሳቀሳል ማለት ነው። ታራ በታራ የአንዳንዱ መኪና ማጓዝ ይጀምራል ማለት ነው። ስለዚህ ትራፊክ እንዳይበዛ መጨናነቅ እንዳይመጣ ራሳችን መቀነስ አለብን

የባህላዊ ዳንስ መማር ጀምሬያለሁ እስክታ በጣም ውብ ነው። እግሮቼ እና ትክሻዎቼን በላይ መንገድ እቀመጣለሁ የሙዚቃ ምትን መከተል አለብን መምህሩን እንቅስቃሴዎችን ያሳያል እኛም እንደግማለን በመጀመሪያ ከባድ ነበረ። አሁን እየተሻልኩ ነው። ከሌሎች ተማሪዎች ጋር እንለማመዳለን። ሁላችን አብረን እንደምራለን ባህላችንን መጠበቅ አስፈላጊ ነው። በዓላት ላይ እናቀርባለን ደስታ ዳንስ ደስታን እና ኩራት ነው። ይሄ ለኛ ማንነት ነው። ስለዚህ ይሄ አረፍተ ነገር በጣም ትክክል ነው ባህላዊ ዳንስ መማር ለሁላችንም አስፈላጊ ነው። እስክታ ደግሞ ከባህላዊ እዳንስ መካከል አንዱ ነው። እግሮችን እና ትኩሶችን በማስመታት የተለያዩ እንቅስቃሴዎችን እናደርጋለን ማለት ነው። ስለዚህ እነዚህ የባህላዊ ዳንሶችን ስናደርግ ደግሞ የሙዚቃውን ምትን መከታተል አለብን ማለት ነው። አለሙዚቃ ሙዚቃ ጋር አብሮ ሰውነታችን መንቀሳቀስ አለብን። መምህሩ ያን ያሳያል ማለት ነው። ለተማሪዎቻቸውን ለሚማሩ ተማሪዎች ሙዚቃ እና ትከሻዎች እግሮች አብረው መሄድ እንዳለባቸው ያሳያል። እኛ ደግሞ እነሱ ደግሞ ከመምህር ውጪ ማለማመድ አለባቸው በግሩፕ ሆኖ። ከዛ ከተማሩ በኋላ ደግሞ ካደጉ በኋላ የተለያዩ ፕሮግራሞች ላይ ማቅረብ አለባቸው ማለት ነው። ስለዚህ እነዚህ ተማሪዎች ዋናው መማራቸው ባህላቸውን ለመጠበቅ አስፈላጊ ነው ማለት ነው። ባህል ለአንዱ ሰው ኩራት እና ደስታ ነው። ትልቅ ነገር ነው ሁሉም ባህል ማለት። ሙዚቃ ዳንስ የአንድ ሰው የማንነት መገላጫ ነው ማለት ነው። የአንድ ማህበረሰብ ማንነትን በሙዚቃ የሚገልጽበት የባህል ዳንስ ነው ማለት ነው

መጽሐፍ ማንበብ የምንወደው ተግባር ነው። በየሳምንቱ አዳዲስ መጽሐፍትን። እፈልጋለሁ ታሪኮች አለም ይከፍታሉ። ምናባዊ ቦታዎችን እጎበኛለሁ አዳዲስ ነገሮችን እማራለሁ። አንዳንድ መጽሐፍት። ያውቃሉ ሌሎች ደግሞ ያስቃሉ። ደራሲዎች ብለህ ናቸው። ቃላቸው ልብን ይኮነጥጣል። ምሸጥ ላይ ከመኝታዬ በፊት አንባለሁ ቤተ መጽሐፍት የሚሄደው አዳለሁ። መጽሐፍቶች ትባቡ ትጋብ ያመጣሉ። የተለያዩ አስተሳሰባችሁን እንረዳናለን ማንበብ አእምሮን ያሳድጋል። ስለዚህ መጽሐፍ ማንበብ ያው ሁሉም ሰው እለት እለት የሚወደው ተግባሩ ነው ማለት ነው። በየሳምንቱ ወይም በየቀኑ አዳዲስ መጽሐፍትን እናነባለን። እነዚህ መጽሐፍቶች ደግሞ ታሪካዊ ሊሆን ይችላሉ። ምናባዊ ወይስ ስነ ልብ ወለዳዊ ሊሆን ይችላሉ። ከእነዚህ ታሪኮች አዳዲስ ነገሮችን ይማራሉ። ያውቃሉ አዳዲስ መጽሐፍት ስናነብ ለምሳሌ አዳዲስ ነገሮችን እናውቃለን ማለት ነው። ደራሲዎች ደግሞ እነዚህን መጽሐፉን የሚያድር ደራሲዎች በጣም አዋቂና በጣም ሰፊ ናቸው። ምክንያቱም ለሌላ ሰውም ይተርፋሉ። እነሱ ብልህነት። ስለዚህ አንድ ሰው ሁል ጊዜ መጽሐፍትን ያነባል ቤተ መጽሐፍት እየሄደ ማንበብ ይችላል። ከመኝታው ሳለ ማንበብ ይችላል። መጽሐፍቶች የተለያዩ አስተሳሰቦችን ለሰው ልጅ ያመጣሉ ማለት ነው። ጥሩ አስተሳሰብ እንዲመጣ ያደርጋሉ አእምሮውን ይከፍታሉ። ሰው ጋር ተግባብቶ እንዲኖር ያደርጋሉ ማለት ነው። ስለዚህ መጽሐፍት ማንበብ በጣም ጠቃሚ ናቸው። እነዚህ የተነጋገርናቸውን ሀገሮችን ያመጣሉ ማለት ነው።

ዛሬ በሽታ በሽታ ሲያመኝ ራስ ምታትና ትኩሳት አለብኝ። ወደ ስራዬም አልሄድኩም። ቤት ውስጥ በአልጋ ላይ እቆያለ፤ ብዙ ውሃ እጠጣለሁ፤ መድሃኒት ወስጃለሁ፤ እናቴ ሾርባ ላከችልኝ ሞቅ ያለ ነው ትንሽ ያህል እበላለሁ፤ ድካም ይሰማኛል። ማንበብ እንኳን አልችልም ፊልም ብቻ እመለከታለሁ። ለመተኛት እሞክራለሁ፤ እረፍት ምርጥ መድሃኒት ነው፤ ነገ እንደሚሻለኝ ላይ ተስፋ አደርጋለሁ ቴንነት አስፈላጊ ነው የእአረፍ ናገር እንግዲህ አንድ ሰው በበሽታ ሲያዝ ምን ምን ማድረግ እንዳለበት በሽታውን ለማስተው ምን አይነት መድሃኒት መውሰድ እንዳለበት ያሳያል ማለት ነው። በሽታ ሲሰማን ለምሳሌ ራስ ምታት፤ ትኩሳት ይኖራል ማለት ነው ወደ ስራም እንቀራለን ስለዚህ በሽታ ከያዘን ወደ ስራ መሄድ የለብንም። በቤት ውስጥ ሆነን ተኝተን ማሳለፍ አለብን ስለዚህ በሽታ ስለያዘን ደግሞ ብዙ ውሃ መጠጣት አለብን። ውሃ መጠጣት፤ መድኃኒት መውሰድ፤ እና የተለያዩ ሞቅሞቅ ያሉ ነገሮችን መውሰድ እነ ሾርባ አይነት ነገሮችን ትንሽ ያህል ምግብ ያው ሳይበዛ ምግብ መብላት ማለት ነው። ስለዚህ በሽታ ሲይዝ አንዱ ድካም ድካም ያደርጋል። ስለዚህ የተለያዩ ስራዎች መስራት አንችልም ልክ ማንበብ አይነት ስራ ቦታ መሄድ ስለዚህ እንዲሻለን መዝናናት፤ ፊልሞችን ማየት፤ ሙዚቆችን መዳመጥ፤ ለመተኛትም እሞክራለሁ። ስለዚህ አንድ ሰው ህመም ሲሰማው ለመተኛትም ይሞክራል ማለት ነው። እረፍት ደግሞ ምጥት ምጥት ነው ስለዚህ በሽታ ሲይዝ እረፍት ማድረግ መዝናናት መድሃኒቶችን መውሰድ እና ነገ ይሻለኛል ብሎ ተስፋ ማድረግ፤ አንዱ በጣም አሪፍ እና አስፈላጊ ነገር ነው ማለት ነው። ስለዚህ በሽታዎችን ለመከላከል እነዚህ ያወራናቸውን ነገሮችን መከተል ጥሩ ነው።

በስራ ላይ ከባለደረቢየ ጋር ግጭት ተፈጠረ። አስተያየቶቻችን የተለያዩ ናቸው ስለ ፕሮጀክቱ አቀራረብ ወደ ወደ መደራደር አልችልም ሁለታችን እናምናለን ውይይት። ትንሽ ሞቅ ሆነ ሌሎች ሰራተኞች አስታዋሉ። ይህ ምቹ አይደለም ለመቆጣጠር እየሞከርኩ ነው። ምናልባት አስተባባሪ ማስገባት ያስፈልጋል። ችግሩን መፍታት አለብን ስራውን መቀጠል አለብን። ግላዊ ስሜቶችን መስወገድ ያስፈልጋል። ምናልባት ዛሬ በኋላ መግባባት ማግኘት አስፈላጊ ነው። ቡድን ስራ ማስማማት ያስፈልጋል። ስለዚህ አንዳንድ አረፍ ተገሮች ላይ ችግር አለ። ለምሳሌ በስራ ላይ ያው ግጭት አለ። የስራ ባልደረቦች ጋር ግጭት ይፈጠራሉ ግጭት የሚፈጠረው ደግሞ የተለያዩ አስተያየቶች ይኖራሉ ማለት ነው። ስለዚህ ስለ ፕሮጀክቱ ለምሳሌ ሲወያዩ የተለያዪ ስሜቶች ይኖራሉ። ለምሳሌ የግል ስሜቶች እነዚህ ስሜቶችን ማስወገድ አስፈላጊ ነው። ሁላችንም ውይይታችን ዝግ ማድረግ ሞቅ ከማድረግ ዝቅ ማድረግ እና መቆጣጠር ማስተዋል። ስለዚህ ምናልባት ከዛ ደግሞ ሶስተኛ ሰው ማስገባት አስፈላጊ ነው ብዬ አምናለሁ። ውይይታችን እንትን ስለሚያየው ሶስተኛ ሰው ገብቶ ወይታችንን እንደአስፈላጊነታቸው መቆጣጠር አለበት ብዬ አስባለሁ። ስለዚህ ይሄ የኔ አስተያየት ነው። አረፍተ ነገሩት ትንሽ ዝብርቅ ያለ ነው። ስለዚህ ቀጥታ ለማድረግ እነዚህ አስተያየቶችን መከታተል አስፈላጊ ነው ማለት ነው።

በየሳምንቱ ቤቴን እወዳለሁ ከቤት ርቄ ለመኖር አናግራለሁ። ሁሌም በደስታ ትመልሳለች ለሁሉም ነገር ታናግራለች። አባቴ መልስ ይሰጣል እህቶቼ ዳስተኛ ያናገግራሉ እናለቅሳለን። ስለ አዳዲስ እንናገራለን የቤቱ ወሬዎች እሰማለሁ። አንዳንድ ጊዜ ናፍቀውኛል ግን ድምፃቸውን መስማት ያስደስተኛል እነዚህ ሁሉም ነገር እንዴት እንደሆነ እረዳለሁ። ግንኙነት በጠም አስፈላጊ ነው። ቤተሰብ ሁሌም በውስጤ ናቸው ይላል። ስለዚህ የሰው ከቤት ርቆ ሄዶ የተለያየ ስራ ምክንያት ልሆን ይችላል። ከቤተሰብ ርቆ የሚኖር ሰው ነው ማለት ነው። ስለዚህ በየሳምንቱ ቤቴን እወዳለሁ ይላል። በየሳምንቱ ቤት ያው መሄድ ይፈልጋል ማለት ነው። ከቤት ርቆ ስለሚኖር ይናገራል። እናቴ ሁሌ በደስታ ትመልሳለች ስለዚህ እናቱ ጋር ሲነጋገር በደስታ ትመልሳለች ማለት ነው። ስለ እህቶቹም ይኸው መልስ ይሰጣል አባቴ መልስ ይሰጣል ይላል። ያው ሌላ ሀገር ስለሚኖር ቤት ስለሚናፍቀው አባቴ መልስ እህቶቼ ደስተኛ ነው እናለቅሳለን ይላል። ነገሮችን እንነጋገራለን ማለት እሱ ከሄደ በኋላ የተፈጠሩትን ቤት ላይ የተፈጠሩ ነገሮችን ማለት ነው። ለዚህ ሰው ስለዚህ እንደሚናፍቁት ይናገራል። ግን ድምፃቸውን መስማት ደግሞ የስተደሰተኛል ራቅ ርቆ የሄደ ሰው ድምፃቸውን ሲሰማ እንደሚደሰት ይነገራል ማለት ነው። ስለዚህ አንዳንድ ጊዜ ይናፍቀኛል ያው ድምፃቸዉን መስማት ያስደስኛል። ሁሉም ነገር እንዴት እንደሆነ እረዳለሁ ግንኙነት በጣም አስፈላጊ ነው። ቤተሰብ በልቤ ውስጥ ነው የትም ብንሄድ ቤተሰባችን እንግዲህ በልባችን ይዘን ነው የምንሄድ ማለት ነው። ስለዚህ የጥሩ ሀሳብ ነው ሴንቴንሱ ጥሩ አረፍተ ነገሩ ትንሹ ውስብስብ ነው። ማለት

እንቅልፍ ልማዴ ነው ቶሎ አይደለም ብዙ ጊዜም ብዙ ጊዜ ዘንግቼ እተኛለሁ ፊልም እመለከታለሁ። ወይም አንባለው ከዚያ ለመነሰአት ከባድ ይሆናል መላዳ ላይ በጣም ጥሩ ደክማ ለቡኔን። ያስፈልገኛል ይመተኛት መርሃ ግብር መዘጋጀት አለብን ዶክተሮች ሳምንት ሰዓት ይመክራሉ ግን እኔ ስድስት እለኛለሁ በቂ አይደለም። ስልኬን በጣም በፊት መስቀመጥ አለብኝ እንቅልፍ ለጤንነት አስፈላጊ ነው። ይሄንን መለወጥ እፈልጋለሁ በተሻለ እረፍት የተሻለ እሰራለሁ። ስለዚህ የወትሮ አረፍተ ነገር ነው አረፍተ ነገሩ ትክክል ነው። ምክንያቱም ያው ጥሩ ነው አስፈላጊ ነው እንቅልፍ። ብዙ ጊዜ ይኸው። ዘንግቼ እተኛለሁ ይላል ብዙ ስራ ስለሚሰራ ለምሳሌ ፊልም ያያል ያነባል። ይሄ ደግሞ እንቅልፍ ይከለክላል ማለት ነው። ቡና ይጠጣል መተኘት መርሃ ግብር መዘጋጀት አለበት። ምክንያቱም በቂ እንቅልፍ ማግኘት እንዳለብን ዶክተሮች ስምንት ሰዓት ይመክራሉ ማለት ነው። በቀን ስምንት ሰዓት እንደምተኛ። ልጁ ግን እዚህ ይኸው ስድስት ሰዓት ነው የሚተኛ ማለት ነው። ስለዚህ በቂ እንቅልፍ አላገኘም ማለት ነው። ስለዚህ ሁሉም ሰው በቂ እንቅልፍ ማግኘት እንዳለበት ዶክተሮች ይመክራሉ ማለት ነው። ስለዚህ እንቅልፍ የተሻለ ኖሮ እንድንኖር ያደርጋል እረፍት የተሻለ ነገር ነው ማለት ነው። ስለዚህ የእረፍተ ነገር ትክክል ነው እንደኔ አስተሳሰብ። በጣም ትክክል ነው ብዬ ነው የማምነው። ስለዚህ እረፍተ ነገሩ በጣም ትክክል ነው። ይኸው እረፍት የተሻለ ነው እንቅልፍ ጥሩ እንቅልፍ መተኛ አሪፍ ነው ማለት ነው ሙሉ ጤነኛ ያደርጋል። ቢያንስ ቢያንስ ስምንት ሰዓት ያክል በቀን መተኛት። አለብን ማለት ነው። ልጁ የሚተኛው ግን ስድስት ሰዓት ነው ይሄ ባኪ አይደለም ማለት ነው። ስለዚህ ስምንት ሰዓት ቢያንስ መተኛት አለብን

እንጃራም ማብሰል የቤተሰብ ስራ ነው መጀመሪያ ጤፍ ማስፈጨት አለብን ከዛ በውሃ እናማካዋለን ሶስት ቀናት መጠበቅ አለብን ሲፈርስም ጥሩ ሽታ አለሁ ምጣድ ላይኝ እንጋግራለን ትልቅ ክብ መልክ አለሁ በሱ ውስጥ ላይ በፍጥነት ይበስላል ግን እንጎብታለን ከዚያበትት እንሸፍነዋለን እንጃራ በየቀኑ እንጠቀማለን ወጥ ጋራ ታፋጭ ነው ይሄ የኛ ባህላዊ ምግብ ነው መብሰል ትባቢያ ያስፈልጋል። ስለዚህ ያው አንዳንድ ቦታዎች መስተካከያ አለ ስለዚህ አረፍተ ነገሩ ግን ጥሩ ነው። ለምሳሌ እንጀራ የመብሰል የቤተሰብ ስራ ነው ሁል ጊዜ ቀን ለቀን እንጀራ አብስለን እንበላለን። እንጀራ ለመብሰል መጀመሪያ ቴፍ መስፈቸት አለብን ይኸው ዋናኛው ነው እጃራ ለመብሰል ቴፍ መስፈቸት አለብን። ከዛ እዚች ነው ችግር ያለበት ካስፈቸን በኋላ ዶኬቶን በውሃ እናቦካዋለን ማለት ነው። ሶስት ካናትን መጠበቅ አለብን። ከዛ ሶስት ቀን ከቆየ በኋላ ስለ እርሾ በጣም ጥሩ ሽታ አለው ምታድ ላይ እንገግረዋለን ማለት ነው። ስለዚህ እዚህም ችግር አለ ማለት ነው። በሳት ላይ በፍጥነት ይበስላል ስለዚህ እንጀራ ስንቀከባው በፍጥነት ይበስላል ከዛ በኋላ እንጀራውን እንሰበስበውና እናስቀምጠዋለን በየቀኑ እንጠቀመዋለን ማለት ነው። ስለዚህ እንጃራ ከወጥጋ እንበላለን ይሄ ደግሞ የኛ ባህላዊ ምግብ ነው። መብሰል ይኸው ወጥም ወንጀራም መብሰል ጥበብ ነው። ስለዚህ ምግብ የኛ ባህላዊ ምግብ ነው ማለት ነው። እስከዚህ እንጀራ በወጥ ለእኛ ባህላዊ መግባችን ነው። ሁሉም ሰው ሚመገበው ሆሁም ቤት የለው ባህላዊ የመግባችን አይነት ነው ማለት ነው። እንጃራ በወጥ ሁሉም ሰው ምንበላው

ዛሬ ምሸት ፊልም አያለሁ ጓደኞቼ እመርጣለሁ አዳዲስ ፊልም ምርጫ መምራጥ አለብኝ ምናልባት አስቂኝ ወይም ድራማ መዘጋጃ እጀምራለሁ። ምርቶችን አዘጋጃለሁ እኮ ሁሉም በሰፋት ያለ እንቀመጣለን ማብራት እናጣፋለን በትልቅ ስክሪን እንመለከታለን አንዳንድ ጊዜ እንሰድካለን አስደሳች ክፍሎች ላይ እንወያያለን። እንደምንወድም እንናጋጋራለን ፊልሙ ምሽት የመዝናኛ ጊዜ ነው ጓደኞቼ። ጓደኞቼ ጋር ብዙ ጊዜ መሰለፍ እመጣታለሁ ስለዚህ ፊልም አብዛኛው የምናየው ጓደኞቻችን ጋር ነው። ስለዚህ መጀመሪያ ፊልምን ከማየት በፊት ያው መምራት ፊልሙን እንመጣታለን ማለት ነው። ፊልሙ አዳዲስ ፊልም እንዲሆን እንመጣታለን ምናልባት አስቂኝ ወይም ድራማ ሊሆን ይችላል ማለት ነው። እዚች ነው ችግሩ። ስለዚህ ኦፕሮን ማዘጋጀት አለብን ይላል ይኸውም ያዩትን ማለት ነው። እነዚህ አብሮ ለስላሳ ሊሆን ይችላሉ ቢራ ሊሆን ይችላሉ። ማጣታችን ያዘጋጃል ሁሉም በሶፋ ላይ ይቀመጣሉ ማለት ነው። ስለዚህ በስክሪን ስለሚያየው መብራት መጥፋት እንዳለበት ነው የሚያሳይ ስለዚህ ትልቁ ስክሬን እንመለከታለን። አንዳንድ ጊዜ እንሳቀቃለን ይሄ ደግሞ ይሄው ይሳሳቃሉ ማለት ነው ምክንያቱም አስደሳች ክፍሎችን ሲያዩ ይወያያሉ። ፊልሙ ካለቀ በኋላም ደግሞ ስለ ፊልሙ ያወራሉ ማለት ነው። ስለዚህ ፊልሙ መዝናኛ ጊዜ ከጓደኞቼ ጋር ያወራሉ ይመርጣሉ ስለዚህ የትኛው ፊልም ይሻላል የትኛው ነው አሪፍ እያሉ ይነጋገራሉ ማለት ነው። ስለዚህ ይሄ ጥሩን ነገር ነው ማለት ነው።

አዲስ ጫማ መግዛት አለብኝ አሮጌ አሮጌ ጫማዬ ተበላሽቶብኛል። ወደ ሱቅ እሄዳለሁ ብዙ አማራጮች አሉ ከቀለሞች እና እንትኖች ቁጥሮች አሉ ማለት ነው። የአንዳንድ ጫማ እሞክራለሁ። ምቹ መሆን አለባቸው። አንዳንድ ጫማ በጣም ትንንሽ ናቸው። ሌሎች በጣም ትልቅ ናቸው። ለረጅም ጊዜ መራመድ አልችልም። ቆዳ ጫማ ጥሩ ትራት አለው ዋጋው ግን ውድ ነው። ስፖርት ጫማዎች ምቹ ናቸው። በመጨረሻ እንዱን መረጥኩ። ጥኩር እና ቀላል ያለ ቀጥ ያለ ደስ ብለኛል። ስለዚህ ጫማ ስንገዛ መጀመሪያ የነበረን ጫማ ነበረ እሱ ጫማ ተበላሽቶብናል ማለት ነው። ወይም አልቆብናል። ስለዚህ አሮጌ ጫማዎችን ትታን ሌላ ሱቅ ጫማ ለመግዛት ሱቅ እንሄዳለን ማለት ነው። ሱቅ ስንሄድ እያንዳንዱ ቀለማ አምጥቶ ያሳየናል። ስለዚህ ለእኛ የሚያስፈልገው ግን ጥቁርና ቃላል ያለ ቀጥ ያለ ጫማ ነው ማለት ነው። ስለዚህ ቆዳ ጫማ ለመግዛት ፈለገ ቆዳ ጫማው ደግሞ ጥራት ያለው ቢሆንም በጣም ውድ ነው። ማለት ከሚገዛው በላይ ነው። ስለዚህ ሌላ ጫማ ማራጠ ለምሳሌ ስፖርት ጫማዎች በጣም ምቹ ናቸው። እዛ እዛ ደግሞ መጨረሻም ከስፖርት ጫማዎች አንዱን መረጣ መረጥኩ ይላል ማለት ነው። ስለዚህ አንዱን መረጠና ገዛ። ይሄ ደግሞ ለረጅም ጊዜ ያገላግለዋል ማለት ነው። ለምሳሌ አለ ቁጥር ቢገዛ መረመድ አይችልም ማለት ነው። ምክንያቱም ጣባብ እግር ስለሚይዝ በጣም እግር ስለሚጋሻልጥ መረመድ አይችልም። ስለዚህ ቀጥ ያለ ለራሱ ቁጥር የሚሆነውን ገዛ ይላናል ማለት ነው። ስለዚህ ለራሳችን ቁጥር የሚሆነውን ጫማ ቀለማችንን መርጠን ሁሌ የምናደርገውን ጫማ መግዛት እንዳለብን ያሳስባል። አረፍተ ናገሩ ማለት ነው። አረፍተ ናገሩ ትክክል ነው ማለት ነው

ምሽት ላይ ዜና እመለከታለሁ ምን የተፈጠረ እንደሆነ ማወቅ እወዳለሁን? ሀገር ውስጥ ውጭና ዜና ይኖራል። አንዳንድ ዜናዎች ደስ የሚያሰኙኝ ናቸው ሌሎች አሳዛኝ ናቸው። የአየር ሁኔታ መረጃም ይሰጣሉ የስፖርቱ ውጤቶችም እንዳሉ ጋዜጠኞች መረጃ ይበረብራሉ አንዳንድ ጊዜ ከቤተሰብ ጋራ እንወያያለን ዜና መከታተል አስፈላጊ ነው። አለምን መርዳት ያስፈልጋል መረዳት ያስፈልጋል። ሰላም ለደቂቃ ያህል ይወዳል ከዚህ እረፍት ይሄዳል። ስለዚህ ዜና ሁልጊዜም ምሸት ምሸት መመልከት የሁላችንም ልማድ ነው። ስለዚህ የተፈጠረው ያሉ ነገሮችን ማወቅ ማለት ነው። ዜና ስናዳምጥ ለምሳሌ ከአለም ላይ ውጭ ሀገር ላይ ሀገራችን ላይ ምን የተፈጠረ መሆኑን እናውቃለን ማለት ነው። ስለዚህ ዜና መዳመጥ በጣም አስፈላጊና አስደሳች ነገር ነው ማለት ነው። ስለዚህ ዜናዎች ላይ ምን ምን ያካትታል? ይኸው የስፖርታዊው ውጤቶችን የአየር ትንበያዎችን የካኑ የካኑ የአየር መራጃዎችን ማለት ነው። ስለዚህ ጋዜጠኞች ደግሞ ይህን ዜና ስያቀርቡ ይበረብራሉ። ይወያያሉ ስለዚህ ስለዚህ ዜናው ቤተሰብ ጋር ይወያያሉ ማለትም ዜና መከታተል ይኸው ለሁሉም ሰው አስፈላጊ እንደሆነ መረዳት ያስፈልጋል ማለት ነው። ስለዚህ ሰላሳ ደቂቃ ያህል ይወስዳል ዜና ማለት ነው ስለዚህ ከዚያ ለእረፍት ይሄዳል ስለዚህ ዜና ከአዳመጡ በኋላ ያርፋሉ ማለት ነው። ስለዚህ ዜና ለመዳመጥ ሁሉም ሰው ማዳመጥ አለበት ምክንያቱም የተለያዩ መረጃዎችን ያገኛል ማለት ነው። ሁሉም ሰው ዜና ቢያዳምጥ የተሻለ ነው። የተሻለ ነገር ያገኛል አለምን ያቃል የአየር ፀባይ የስፖርት ውጤቶችን ማየት ይችላል ማለት ነው። ሰው ልጅ ዜና ሲያዳምጥ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

እምነቴ በህይወቴ ውስጥ ትልቅ ቦታ አለው በየሆዱ ቤተክርስቲያን እሄዳለሁ። ጸሎትና መዝሙር አደርጋለሁ የወንጌል ትምህርት ምክር። ይሰጣል ከህብረተሰብ ጋርም መገናኘት ያስደስተኛል። ቅዳሴ ሰላም ያስገኛል ከቤቱ ውስጥም እሰልያለሁ። መመጣ እዛክራለሁ። የእምነት መጽሐፍ አነባለሁለሁ በውጭውም ጊዜ ህግን እከተላለሁ። ይህ መጽሐፍ። መጽሐፋዊ እድጋት ይሰጣል እምነት ታስፋ ይሳታል በእግዚአብሔር ላይ እጠምናለሁ። ስለዚህ አንድ ሰው በራሱ የሆነ አረፍተ ነገሩ በጣም አሪፍ ነው። ስለዚህ እምነትና በህይወት ውስጥ እልክ ቦታ አለው የሰው ልጅ ይሄው ሲኖር እምነት አለው። እምነት ደግሞ ትልቅ ቦታ ይሰጠዋል ማለት ነው። ስለዚህ እምነት ያለው ሰው ደግሞ በየሁዱ ወደ ቤተክርስቲያን ወደ የተለያዩ እምነት ታኩማቶች ይሄዳል ማለት ነው ስለዚህ። መዝሙር ይዘምራል ሰውለት ያደርጋል። እና ወንጌል ትምህርት ይሰጣል ወይም ይማራል። ማለትም ስለዚህ ህብረተሰቡ ጋር ይገናኛል የመገናኘቱ ደግሞ በጣም ደስ ይሰኛል። የተለያዩ ነገሮች ለምሳሌ ትምህርቶችን ያገኝበታል። ለምሳሌ ቤተሰብ ይገናኛል ማለት ነው። ቅዳሴም ያስቀድሳል ቅዳሴ ደግሞ ሰላም ይሰጣል ማለት ነው። ለቤት መዝሙር ይዘምራል መጽሐፍቶችን ያነባል የተለያዩ ሃይማኖታዊ መጽሐፍቶች ያነባል ህግን ይከተላል የማህበረሰብ እድገትን ያመጣን እና እምነትን ተስፋን ይሰጣል። በእግዚአብሔርም ይታመናል አንድ ሰው እምነት ካለው እግዚአብሔርን ያምናል እግዚአብሔር በእግዚአብሔር ይታመናል ማለት ነው። ሁሉን ነገር ከእግዚአብሔር ይጠብቃል ሁሉን ነገር እግዚአብሔር ያደርግልኛል ብሎ በተስፋ ይኖራል ማለት ነው። ስለዚህ እምነት ተስፋ ነው። ስለዚህ በየእምነታችን በተስፋ መኖር ትልቅ ነገር ነው ማለት ነው። ስለዚህ ተስፋ ትልቅ ነገራችን ነው ለሁሉም ነገር ተስፋ ተራ በጣም አሪፍ ነው

ልብስ ሁሌ ሮብ ሮብ አጥባለሁ ይላል ቆሻሻ ልብሶች እለብሳለሁ ቀለም እለያለው ነጭ እና ቅለማት የተለያዩ ናቸው በማሽን አጥቤ እመኛለሁ። ማሸት አስፈላጊ ነው። ደራቅ ያሉ ሳይሆን በገመድ ላይ ሰቅላለሁ ፀሀይ ያደርቃቸዋል ሽታቸው ደስ የሚል ነው። ከደረቁ በኋላ እቀበላለሁ አንዳንድ ልብሶች አለመ አለመነ እነሱን ልብስ መልካም ስሜት ይሰጣል። ይህ ሳምንታዊ ተግባር ነው ሁሌም አድርጌ አልባት አለ። ስለዚህ አንድ ሰው ልብስ ሲያጥብ ሁሌ የሆነ ቀን አለው ይኸውም ሮብ ሮብ ቀን ነው። ቆሻሻ ልብሶችንም አንዳንድ ጊዜ ይለብሳል ማለት ምክንያቱም ስራ በሚበዛበት ቀን የተለያዩ ቆሻሻ ልብሶችን ሊለብስ ይችላል። ስለዚህ ቆሻሻ ልብሶችን በቀለም ይለያቸዋል ለምሳሌ ነጭ ልብስ በጣም ስለሚቆሽ በጣም እንትን ይላል ማለትም በመሸት ልብስ ማታ ይመኛል ማለት ነው። ስለዚህ መሸት አስፈላጊ ነው ልብስ ስናጥብ እሽት አድርገህ ማጠብ አስፈላጊ ነው ማለት ነው። ስለዚህ ልብሶችን አጥበን ደግሞ ገመድ ላይ አንጠልጥለን ፀሀይ እንዲያደርቀው እናደርጋችኋለን። ስለዚህ ሽታቸው ከደረቁ በኋላ ከታጠቡ ልብሶች ሽታቸው በጣም ደስ የሚል ነው ማለት ነው። ስለዚህ ከደረቁ በኋላ ያው እንለብሳቸዋለን። ንጹህ ልብስ ስንለብስ ልዩ ነገር ይሰማናል ማለት ነው ጥሩ ነው። ይሄ የሳምንት ተግባር ነው ሁሌ ያደርገዋል ማለት ነው። ስለዚህ ንጹህ ልብስ መልበስ ንጹህ ልብስ መልበስ ልዩ ስሜት አለው ልዩ ስሜት ይሰጣል። ስለዚህ የዚህ ሰውዬ እላት እለት ተግባሩ ነው ማለት በሰምንቱ ልብስ ያጥባል ሁሌ ግዴታው ነው ማለት ነው። ልብስ አጥቦ መልበስ የሁሉም ሰው ግዴታ ነው። ሲጀምር መጀመሪያ ሁሉም ሰው ልብስ አጥቦ መልበስ አለበት

ምርጥ ምግቤ ዶሮ ወጥ በጣም ታፋች ነው ቀይ ባርባሬ ይጠቀማል። ስጋና እንቁላል ይኖርበታል እንጃራ ጋር እበላለሁ እሁድ ላይ እናቴ ታዘጋጀዋለች በቤት ውስጥ ጥሩ ይሻላል። ቤተሰብ ሁሉ ይወደዋል ትንሽ ላውስ ይህ ሲጀመር የተሻለ ነው። ደረጃ በደረጃ በዝንቅታ ማብላት ነው። ካይብ ጋራ ጥሩ ነው ይሄ ምግብ። አሁን አያስፈልግም የምግብ ቤቶች ላይ አዛለሁ ዶሮ ወጥ ኢትዮጵያ ልዩ ምግብ ነው። ስለዚህ እኛ ሀገር አንፃር ለምሳሌ የአረፍተ ነገር ጠሮ ነው። አንድን ባህል የሚገልጽ ነው። ምክንያቱም ምርጥ ዶሮ ወጥ የተለይ ይዘጋጃል ማለት ነው። ስለዚህ ይሄ ዶሮ ወጥ ደግሞ በጣም ነው። ከይባርባሬ ይጠቀማሉ ዶሮ ወጥ ስንሰራ የተለያየ ህክማዎችን ይጠቀማል ነው። ለምሳሌ ስጋና እንቁላል ይኖርበታል እንጀራ እባላለሁ ይላል ስለዚህ ዶሮ ውስጥ ስንበላ። እንጀራ አስፈላጊ ነው። እሁድ እሁድ እናቴ ታዘጋጃለች ነው ያው በቤት ውስጥ ሁሉም ሰው ይወዳል ትንሽ ለውስጥ። ሲጀመር በጣም የተሻለ ነው ማለት ነው። ትንሽ ለውስጥ ሲጀመርበት ከአይብ ጋር በጣም ጥሩ ነው። የስፈልጉ ምግብ ቤቶችም አዛለሁ ዶሮውት ኢትዮጵያን ልዩ ምግብ ነው ይላል ይኸው ስለዚህ በጣም አሪፍ እንደሆነ ነው የሚገልጸው። ይኸው ኢትዮጵያ ውስጥ ልዩ የሆነ ዶሮ ወጥ እናዘጋጃለን ዶሮ ወጥ ባህላዊ ምግባችን ነው ማለት ነው። ስለዚህ ሁሉም ሰው ዶሮ ወጥ ቢመገብና የተሻለ ምግብ ቢመገብ ይሻለዋል በጣም አሪፍ ነው። ስለዚህ ዶሮ ወጥ ባህላዊ ምግብ ስለሆነ ሁሉም ሰው መመገብ አለበት መክመስ አለበት። ስለዚህ ዶሮ ወጥ አስፈላጊና ባህላዊ ምግባችን ነው ማለት ነው። ለእኛ በጣም ጣፋጭ ባህላዊ ምግባችን ነው ዶሮ ወት ለእኛ ማለት ነው። ስለዚህ ሁሉም ሰው መመገብ አለበት።

ከማህበራዊ ሚዲያ እረፍት እወስዳለሁ ብዙ ጊዜ የወሰደኝ ነው ሁል ጊዜ የወደድኩ እገኛለሁ ሌሎች ምን አድርጌያለሁ ይሄ አእምሮ ቴና ላይ ይበዳል። መተግበሪያዎችን ረዝማለሁ ለአንድ ወር መሞከር እፈልጋለሁ እውነተኛ ህይወት ግንኙነት አተኩራለሁ ከእውነተኛ ሰዎች አናጋግራለሁ መጽሐፍ ማንበብ እችላለሁ። በታቅልት ስፍራ መስራት እችላለሁ ጊዜን ለተሻለ ነገር እጠቀማለሁ በመጀመሪያ አጋባሚ ይሆናል። ግን እየው መሞከር ያስፈልጋል ሚዛን። አለብኝ ማህበራዊ ሚዲያ መሆን አለበት ህይወት አይደለም። ስለዚህ የአሪፍ ነገር ነው ምክንያቱም ማህበራዊ ሚዲያ የተለያዩ ችግሮችን እየፈጠረ ያለው ነው። ምክንያቱም ሰዎች እንዳንገናኝ ያደርጋል። የተለያዩ ነገሮች ለምሳሌ ብዙ ጊዜ ማህበራዊ ቪዲያ ላይ ምን ወስድ ከሆነ ችግሮችን ይፈጥራል ማለት ነው። ስለዚህ የአእምሮ ቴና ይጓዳል። ረጅም ጊዜ ጊዜ ብንወስድ ለምሳሌ እውነተኛ ህይወቱ ግንኙነታችን ላይ እንዳናጣቁር ያደርጋል ማለት ነው። ስለዚህ ይሄ ደግሞ መቀነስ ያለብን ነው። ከእውነተኛ ሰዎች ጋር መነጋገር አለብን መጻፍ መንበብ አለብን። አጠቅልት ስፍራ የተለያዩ ስራዎችን እየሰራ ማሳለፍ እንዳለብን ይናገራል ማለት ነው። ስለዚህ ጥሩ ህይወት ሰዎች ጋር እንድናሳልፍ ይመክራል ጥሩ ነገር ነው። ስለዚህ ሚዲያ እንደሚጎዳና ሁልጊዜ ብናታኮር ለምሳሌ ቲክቶክ አይነቶችን ሁሌ ብናይ ስለሚጎዳ ስለዚህ ሰዎች ጋር መነጋገር መጫወት የተለያዩ ስራዎችን መስራት በጣም ጥሩና አስፈላጊ እንደሆነ ይናገራል ማለት ነው። የተለያዩ ነገሮችን መየት ፊልሞችን መየት መጻፍ ማንበብ እና የተሻለ ነገር ነው። ብዬ እንደኔም አስባለሁ ማለት ነው። ስለዚህ አሪፍ ነገር ነው።

የንግድ አውታረ መረብ ዝግጅት ላይ ነበርኩ፤ ብዙ ጊዜ ብዙ ባለሙያዎች ተሰባስበው አዳዲስ ስራዎችን የሚጠቁሙበት እድል ነው፤ መጀመሪያ ትንሽ ፈራሁ፣ ነገር ግን ወደ አንድ ቡድን ቀርቤ ራሴን አስተዋውቄአለሁ፣ ለሥራዬ ተናግሬአለሁ፤ ሌሎችም ስለ ሥራቸው ነግረውኛል፤ ይህ የንግድ ካርዶችን ተለዋውጠናል።